በአደባባይ መናገር ትችላለህ የሚለውን ጥያቄ ለመመለስ ያህል የተወሰነ ሰፋ ያለ ነገር ማውራት መቻል አለብን። ከዚህም ውስጥ ደግሞ በአደባባይ መናገር መቻል አለብን ወይም መለማመድ አለብን። ምክንያቱም ለወደፊት በስራችን ላይ ተጽዕኖ ሊያሳድርብን ይችላል። እና በአደባባይ ላይ መናገር ከሚሳጡን ጥቅሞች አንዱ አንደኛ ድፍረት ነው። የመናገር ድፍረት ካለን የተለያዩ ወደፊት ችግሮችን ለመቅረፍ እንጠቀምበታለን ብዬ አስባለሁ። ምክንያቱም ደግሞ ያው ደፋር እስከሆነን ድረስ የተለያዩ የማህበራዊ ጥያቄዎችን በምንመልስበት በምናቀርብበት ሰዓት። በአደባባይ ላይ መናገር መቻል አለብን ምክንያቱም የሰውን አይን በማየት መፍራት እንደሌለብን ማወቅ መቻል አለብን። እና በአደባባይ መናገር መለማመድ። ጥቅሞቹ ከዚህ በፊት የጠቀስኳቸው አሉ። ለምሳሌ በማህበረሰቡ ዘንድ የሚነሱ ጥያቄዎችን ለማድመጥ ለመናገር እንዲሁ ደግሞ መፍትሄዎችን ለመፈለግ ይጠቅማል። ብዬ አስባለሁና በአደባባይ ላይ መናገር ትችላለህ? ወይ የሚለው ጥያቄ ጠቅለል ላድርገን ስናየው። አዎ እችላለሁ ምክንያቱም ደግሞ ከዚህ በፊትም አሁንም እያደረኩት ስለምገኝ ማለት ነው።

ምን አይነት ጫማ ትወዳለህ? የሚለውን ጥያቄ ለመመለስ መጀመሪያ ላይ ስለ ጫማ አይነቶች ምን ምን አይነት ጫማዎች ጥቅም ላይ ይውላሉ ለእግራችንስ ምቾት የሚሰጡ ጫማዎች ምን አይነት ናቸው የሚለውን ነገር ብንነጋገርበት አሪፍ ይመስለኛል ምክንያቱም ደግሞ የጫማ አይነቶችን ካላየን ካላወቅን ምን አይነት ጫማ እንደሚመቸን ላናውቅ እንችላለን ለተለያዩ በሽታዎችም ልንጋረጥ እንችላለን እና ይሄን ለመወያየት ያህል ምን አይነት ጫማ አለ ብለን ካየነው አንደኛ ቶርሽን ጫማ አለ ሶሉ ታቹ ምቾት የሚሰማው አንዳንድ ደግሞ ደረቅ ጫማ አለ ታቹ ላይ ሶሉ ላይ ደረቅ የሆነ ጫማ ለሰው ልጅ ብዙም ምቾት የማይሰጥ እና እንደዚህ ጫማዎች ደግሞ ለተለያዩ በሽታዎች ሊጋርጥ ይችላል ምክንያቱም ከእነዚህም በሽታዎች መሃል ደግሞ የኩላሊት በሽታ አንዱ ነው። የኩላሊት በሽታ አስከፊ ከመሆኑም የተነሳ ደግሞ ይሄ ጫማ የምንለብሰውን ጫማ መምረጥ መቻል አለብን ለዚህ በሽታ እንዳንጋረጥ ማለት ነው እና ስለዚህ ለስለስ ያለ ጫማ መልበስ መቻል አለብን ሌላው ደግሞ ነጠላ ጫማ ነው ነጠላ ጫማ ማለት በሁሉም አካባቢ አየር ማስገባት የሚችል ለግራችን ምቾት የሚሰጥ ነው ነገር ግን እሱም ደግሞ የተለያዩ አቧራዎችን በማስገባት ለባክቴሪያ ለአሚቫ ለተለያዩ ፀረ ተዋሲያን በሽታዎች ልንጋረጥ እንችላለን ስለዚህ ጫማ ስንለብስ ሽፍን ቶርሽን የሆነ ለስራ ሳይሆን ጫማ ብንለብስ ይመረጣል እና እኔ የምወደው ጫማም እንደዚህ አይነት ነው

ፀሀይ ወይስ ጥላ ትመርጣለህ የሚለው ጥያቄ? በጣም አሪፍ ጥያቄ ነው ለመመለስም ቀላል ይመስለኛል እና ይሄን ጥያቄ ለመመለስ ያህል ደግሞ ጥላ ምንድነው ፀሀይስ ምንድነው የሚለውን ነገር መግለጽ አለብን ብዬ አስባለሁ። ጥላ ማለት ፀሀይ ብርሃን የማይገኝበት ቦታ ቀዝቃዛ ቦታ ለማለት የተፈለገ ነገር ነው። ፀሀይ ማለት ደግሞ ያው ፀሀይ ብርሃን የምናገኝበት ቦታ ሞቃት የሆነ ቦታ አብዛኛውን ጊዜ ሙቀት የሚከሰትበት ቦታ እንደማለት ነው። ለምሳሌ ጥላ ስንል የዛፎች ስር ሊሆን ይችላል። ቤት ውስጥ ዶርም ውስጥ ሊሆን ይችላል። ፀሀይ ስንል ግን መስክ ላይ አስፋልት ላይ ዝም ብሎ ውጭ ጋር የሆነ ቦታ ነው። እና እነዚህ ነገሮችን ለመምረጥ እንደ አስፈላጊነቱ ማየት ያስፈልጋል ሳይሆን አይገርም። ጥላ የምንፈልግበት ሰዓት አለ በጣም ሞቃት በሚሆንበት ሰዓት ላይ ጥላ መፈለግ መቻል አለብን ምክንያቱም ጥላ ነው የሚያስፈልገን። በፀሀይ ወይም ደግሞ በሙቀት ሰዓት ማለት ነው። ነገር ግን ፀሀይ እንደው የምንመርጥበት ሰዓት አለ ልክ ከዚህ በተቃራኒው። ደመናማ ወይም ደግሞ ብርድ ቀዝቃዛ በሚሆንበት ሰዓት ላይ ፀሀይ ወይም ደግሞ ሞቃት የአየርህ ሁኔታ ያስፈልገናል። እና እነዚህን ነገሮች ለመምረጥ ፀሀይ ወይስ ጥላ ትመርጣለህ የሚለውን ነገር ለማወቅ ለኔ የሚመቸኝ ሁለቱ ናቸው። ምክንያቱም ደግሞ እንደ እያስፈላጊነቱ ስለምጠቀመው ማለት ነው

የምትወደው እንስሳ ምንድነው? ይላል የዛሬው ጥያቄ ደግሞ የምወደው እንስሳ አለ። የእንስሳት አይነቶች ብዙ አይነት አሉ የቤት እንስሳ የዱር እንስሳ እንዲሁም ደግሞ ከቤት እንስሳ ውስጥ ደግሞ ድመት አለ። ከብት ላም በሬ ያለ። በግ ፍየል እንዲሁም የተለያዩ አህያ ፈረስ በቅሎ የተለያዩ እንስሳት አሉ። ከዱር እንስሳት ደግሞ ነብር አቦሽማኔ አንበሳ የተለያዩ እንስሳት አሉ ጅብ ቀበሮ ጃርት እንዲሁም የተለያዩ ጎጂ ሊያደርሱ ጉዳት ሊያደርሱ የሚችሉ እንስሳት አሉ። እና ከእነዚህም መሃል ደግሞ ከቤትም ከዱርም የምወደው አይነት እንስሳ አለ። ከእነዚህም ውስጥ ደግሞ ለምሳሌ ከጥቅሞቻቸው አንፃር ስናይ ላምና በሬ እወዳለሁ ወይም ከብት ማለት ነው። እና እነዚህ የምወድበት ምክንያት ደግሞ ከሚሰጡን ጥቅም አንፃር ለምሳሌ ላም ወተት አሬራ እርጎብ ምናምን የሚባሉ ጠቃሚ አስተዋጾዎችን ትሰጣለች። በሬ ደግሞ ያው በኢትዮጵያ በባህላዊ መንገድ ለእርሻ ያገለግላል እና አሁንም እየተጠቀምንበት ስለሆነ። እነዚህን የምወድበት ምክንያት ይሄ ነው አንዱ። ከዚህም በተጨማሪ ደግሞ ለምሳሌ ያህል ከዱር እንስሳ ነብር ይመቸኛል ምክንያቱም ደግሞ ፈጣን እና ሲታይ ደግሞ የሆነ የሚያምር ገጽታ ስላለው። ነብርን እወዳለሁ እና ከዱር እንስሳም ከቤት እንስሳም የምወዳቸው እንስሳዎች እነዚህ ናቸው

ከቤተሰብዎ ጋር ምን አይነት በዓላት ታከብራላችሁ የሚለው ጥያቄ ለመመለስ አሪፍ ጥያቄ ነው? እና ደግሞ ለሰው ልጆች በዓላትን ለሚያከብር ሰው አሪፍ ጥያቄ ነው ምቾት የሚሰጥ ጥያቄ ነው ብዬ አስባለሁ። እና ከዚህም የተነሳ ደግሞ በቤተሰቡም ምን አይነት በዓላትን ታከብራላችሁ? የሚለው ጥያቄ ብዙ አይነት በዓላት አሉ ከበዓላትም መሃል ደግሞ በሙስሊሞችና በክርስቲያኖች መሃል እንዲሁም በተለያዩ ቤተ እምነቶች ብለን ልንከፍላቸው እንችላለን እና እኔ እስከማውቃቸው ድረስ። በቤተክርስቲያኖች ወይም በቤተክርስቲያናት የሚከበሩ በዓላት አሉ። ለምሳሌ አዲስ አመት ወይም ቅዱስ ዮሐንስ ብለን የምናከብረው እንቁጣጣሽ ብለን የምናከብረው ማለት ነው። የገና በዓል አለ የመስቀል በዓል አለ እንዲሁም የፋሲካ በዓል አለ። ብዙ አይነት በዓላት አሉ ከእነዚህም በተጨማሪ ማለት ነው በሙስሊሞች ደግሞ። ረመዳን የሚባል አለ አረፋ መውሊድ አለ እና ከእነዚህም ውስጥ ደግሞ የሙስሊም ልጆች ከቤተሰቦቻቸው ጋር እነዚህን የሙስሊም ባህላትን ያከብራሉ። የክርስቲያን ልጆች ደግሞ ከቤተሰቦቻቸው ጋር ቅድም ለመናገር እንደሞከርኩት አይነት በዓላትን የገና የጥምቀት የመስቀል በዓላትን የፋሲካ በዓላትን ያከብራሉ ማለት ነው። እና እኔም ከቤተሰቤ ጋር የማከብራቸው በዓላት የክርስቲያን እምነት ወይም የክርስትና እምነት በዓላትን ነው ማለት ነው

መስታወት ላይ ምን ያህል ጊዜ ታያለህ የሚለው ጥያቄ? ያው እኔ የማየው መስታወት ብዙን ጊዜ እርግጥ መስታወት አልጠቀመም ነገር ግን የማየው ከሁለት እስከ አምስት ደቂቃ ያህል ነው የምጠቀመው ብዙም ደቂቃዎችን አልፈጅም። ምክንያቱም የተለያየ ኮስሞቲክስ አይነቶችን አልጠቀምም ያው እኔ የምጠቀመው የተለያዩ ለየት ያለ ንጽህናዬን ለሰው ልጅ ጎልቶ ሊታይ የሚችል የንጽህና ጉድለት ለማየት ነው እንጂ ይሄን ታለት ትኩረት ሰጥቼ የማየበት ሰዓትም የለም። ያው ሰራተኛም ስለሆንኩኝ ተማሪም ስለሆንኩኝ በጎን ለጎን እና መስታወት ለይ ይህን ታህል ብዙ ጊዜ አልፈጅም ነገር ግን መስታወት ማየት አስፈላጊ ነው እያልኩ አይደለም። ምክንያቱም መስታወት ማየት አስፈላጊ ስለሆነ ማለት ነው። ንጽህናችንን ለመጠበቅ መስታወት መጠቀም አሪፍ ነው ብዬ አስባለሁ ንጽህናችን ከጠበቅን ደግሞ ጤንነታችን ይጠበቃል። ጤንነታችን ጠበቅን ማለት በተዘዋዋሪ ስራችንንና እና ትምህርታችንን በአግባቡ እንከታተላለን እንደማለት ነው እና። መስታወት ማየት የሚሰጣቸው ጥቅሞች እነዚህ ናቸው። እና በመጨረሻ ጠቅለል ሳደርገው ወደ ጥያቄው ስሄድ በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው ጥያቄ? ከሁለት እስከ አምስት ደቂቃ ነው እኔ የማየው ነገር ግን ብዙዎች አሉ እስከ ሰዓታት የሚፈጅባቸው እና የማየው ሰዓት እንደዚህ ነው

ነገሮችን በስርዓት ታስቀምጣለህ? አዎ አስቀምጣለሁ ምክንያቱም ደግሞ ነገ የተለያዩ ነገሮችን ለምሳሌ ብዙ አይነት ነገሮች አሉ እነዚህም ውስጥ ልናስቀምጣቸው የምንችል ማለት ነው። እና ከእነዚህም ውስጥ ልብስን በአግባቡ ደርድሮ ማስቀመጥ ሊሆን ይችላል የተለያየ የቤት እቃዎችን ልንገለግልባቸው የምንችል እቃዎችን ደርድሮ ማስቀመጥ በስርዓት ማስቀመጥ ሊሆን ይችላል። ከዚህም በተጨማሪ ደግሞ በስራ ቦታ ልንጠቀምባቸው የምንችል ለምሳሌ ያህል ገበሬን ብንወስድ አካፋ ማረሻ ዶማ ምናምን የሚባሉ መሳሪያዎችን በአግባቡ ወይም በስርዓት ማስቀመጥ መቻል አለበት። ምክንያቱም ዛሬ በስርዓት ካላስቀመጠው ነገ ሊያገኘው አይችልም እና ለነገ አገልግሎት ላያውለው ወይም ላይጠቅመው ይችላል። ስለዚህ ከወዲሁ በስርዓት ማስቀመጥ መቻል አለበት። እና ደግሞ ሌላ ደግሞ ለምሳሌ ቢዝነስ ላይ የሚሰራ ሰው ኦንላይን ስራዎችን ወይም ደግሞ በዲጂታል ስራ የሚሰራ ሰው ኮምፒውተሩን ስልኩን ወይም ደግሞ እንዲሁም ላፕቶፑን በስርዓት ማስቀመጥ መቻል አለበት። እና ነገሮችን በስርዓት ታስቀምጣለህ የሚለው ጥያቄ ወደ እኔ ስመጣ አዎ አስቀምጣለሁ ምክንያቱም ለኋላ ለስራ ልጠቀምበት ስለምፈልግ ማለት ነው።

መብረቅ ፈሪ ነህ ወይ ለሚለው ይሄ በጣም የሚያስቅ ጥያቀ ነው ብዬ አስባለሁ። ምክንያቱም ደግሞ መብረቅ የማይፈራ አለ ብዬ አላስብም። ምክንያቱም መብረቅ በጣም ጎጂ ነገር ነው የሰውን ልጅን ህይወት ሊቀጥፍ ይችላል ሊያስደነግጥ ይችላል። እና ፍርሃትን የሚፈጥር አይነት ንጎድጓድ ነው። ይሄ ማለት ደግሞ መብረቅ የሚመጣበት ሰዓት ሁሌም ይመጣል ማለት አይደለም የሚመጣበት ሰዓት አለ። ያው በእኛ አካባቢ በለመድነው ሁኔታ። አብዛኛውን ጊዜ ከባድ ዝናብ በሚመጣበት ሰዓት ነው መብረቅ የሚመጣው ወይም ነጎድጓድ የሚመጣው። እና የዚህን ጊዜ በጣም እንፈራለን እና የመብረቅን ልንከላከልበት የምንችል ነገር አለ። አንደኛ በቤታችን ላይ የመብረቅ መከላከያ የሆኑ ሽቦ የሚመስሉ ነገሮችን ማስቀመጥ ምክንያቱም ኤሌክትሪክ እንትን የኤሌክትሪክ ንዝረትን ሊስብ ስለሚችል ማለት ነው። ወይም ደግሞ ወደ ቤታችን ገብተን አረፍ ብለን ቁጭ ማለት በስርዓት መቀመጥ። ከዚህም በዘለለ መብረቅን ልንከላከለው አንችልም ምክንያቱም ደግሞ ከባድ ነጎድጓድ ስለሆነ ማለት ነው። ስለዚህ ወደ መጨረሻው ጠቅለል አድርገን ስናየው። መብረቅ ፈሪ ነው ወይ ለሚለው? አዎ ፈሪ ነኝ ምክንያቱም ከሚያደርስ ጉዳት አንፃር መብረቅን መፍራት ተገቢ ነው ብዬ አስባለሁ

የትውልድ ከተማህ የት ነው? የትውልድ ከተማዬ ከ ባህር ዳር ከኢትዮጵያ ከ ባህር ዳር። በሰባ አምስት ኪሎ ሜትር ራቅ ብሎ ወደ ደቡብ ራቅ ብሎ በአዊ ዞን የሚገይ ከተማ ነው ዳንግላ ከተማ ይባላል። እና እቺ ዳንግላ ዉብ ከተማ ነች ከዚህም በተጨማሪ ደግሞ ለኑሮ ምቹ የሆነች ነች። ለምንስ ለመኖሪያነት መረጣችሁት የሚለው ጥያቄ መነሳቱ የማይቀር ነገር ነው። ምክንያቱም ደግሞ ለመኖር የመረጥንበት ምክንያት የአየር ሁኔታዋ የውሃ ንጽህናዋ እንዲሁም ደግሞ ለመኖር የምትሰጠን ምቾት እንድንኖርባት ገፋፍቶናል። እና ከዚህ በዘለለ ደግሞ ሌላ ምክንያት ጥቀስ የሚባል ከሆነ። ያው የምንኖርበት ቦታ የሚወሰነው በምንወለድበት ሰዓት ነው። ቤተሰቦቻችን እዛው አካባቢ የሚኖሩ ከሆነ እኛም እዛው አካባቢ ከተማ ከቤተሰቦቻችን ከወለዱን ከተማ ላይ። የመኖር አማራጭ ይዘን ነው የምንወለደው እና አብዛኛውን ሰው ደግሞ ከዛው አካባቢ ላይ ይኖራል ብዬ አስባለሁ። እና የትውልድ ከተማ የት ነው? ለሚለው ዳንግላ ከተማ ነው የተወለድኩት

ማንቂያ ሰዓት ትጠቀማለህ? አዎ እጠቀማለሁ ምክንያቱም ማንቂያ ሰዓት ካልተጠቀመ ብዙ አይነት ጥቅሞች ሊያመልጡን ይችላሉ ብዙ አይነት ጉዳቶች ሊያስከትልብን ይችላል። ነገር ግን ሁሌ ጥቅም ይሰጣል ማለት ሳይሆን ያው በመጠኑም ቢሆን ቢያንስ ዘጠና ፐርሰንት ያህል ጥቅሙ ያመዝናል ብዬ አስባለሁ ከዚህም በተጨማሪ ደግሞ የሚሰጠን ጥቅም አለ። ከእነዚህን ጥቅሞች ለምሳሌ ወደ ስራ ለመሄድ በምናስብበት ሰዓት ላይ ማንቂያ መጠቀም መቻል አለብን ቀድመን ለመንቃት ማለት ነው። ለምሳሌ ከጠዋቱ አንድ ሰዓት ላይ መሄድ ብንፈልገው ወደ ስራ ስለዚህ ቀደም ብለን ምግብም ቁርስም ለመብላት አስር አስራ ሁለት ሰዓት ብለን መሙላት መቻል አለብን ከአንድ ሰዓት በፊት ማለት ነው። ያው መታጠብ አለ ምግብ መስራት አለ መመገብ አለ እና እነዚህን ሰዓታትን ግምት ውስጥ በማስገባት አስቀድመን መሙላት መቻል አለብን። ማንቂያ ሰአቱን ማለት ነው ወይም አላርም ይባላል በእንግሊዘኛው እና ይሄን በመጠቀም ስራችንን በአግባቡበት ሰዓት ሳይሸራረፍ መስራት እንችላለን። እና ማንቂያ ሰዓት ትጠቀማለህ ሲሉ በመጨረሻ አዎ እጠቀማለሁ

ምን አይነት መሳሪያዎች ትጠቀማለህ ለሚለው ጥያቄ? መሳሪያዎች ማለት ብዙ አይነት መሳሪያዎች አሉ ከእነዚህም ውስጥ ደግሞ እየተለያዩ ለስራ የሚያገለግሉ መሳሪያዎች አሉ ለምሳሌ የጦር መሳሪያ አለ። ለእርሻ የሚያገለግል መሳሪያ አለ እንዲሁም ደግሞ ከቤት ለቤት የምንሰራቸው ስራዎች የምንሰራበት መሳሪያ አለ። እና ከእነዚህም ውስጥ ለመዘዘር ያህል የገበሬ ወይም ለርሻ ስራ የሚያገለግሉ መሳሪያዎች እርፍ ዶማ ማረሻ አካፋ የሚባሉ መሳሪያዎች አሉ። ቤት ለቤት የምንሰራበት ደግሞ ብዙ አይነት መሳሪያዎች አሉ። ከእነዚህም ውስጥ ለአናጺ ሰራተኞች መጋዝ መርቴሎ መዶሻ የሚባሉ መሳሪያዎች አሉ። እና እነዚህን መሳሪያዎች እንጠቀማለን እና በአጠቃላይ ደግሞ እነዚህ መሳሪያዎች በጣም የሚሰጡን ጥቅሞች አሉ። ለምሳሌ የገቢ ምንጭ ለማሳደግ ወይም ለማግኘት ሲባል እነዚህን መሳሪያዎች እንጠቀማለን። እና በአጠቃላይ ምን አይነት መሳሪያዎች ትጠቀማለህ የሚለው? ከዚህ በፊት የዘረዘርኳቸውን የገበር የሚሆን ቤት ለቤት ለምንሰራቸው ለአናጺነት ምናምን የምንጠቀምባቸው መሳሪያዎች እጠቀማለሁ

የምታቀው አንድ ምሳሌ ንገረኝ። መጀመሪያ ላይ ግን ምሳሌ ማለት ምን ማለት እንደሆነ ማወቅ መቻል አለብን ብዬ አስባለሁ እና እነዚህን ነገሮች ለማስረዳት ያህል። ምናውቀው አንድ ምሳሌ ለምሳሌ ለመጥቀስ ያህል የቆጡን አወርድ ብላ የብብትዋን ጣለች የሚል ምሳሌያዊ አነጋገር አለ። እና ይህም ትርጉሙ ደግሞ አንድን ነገር ሳንፈጽም ወይም ደግሞ ጨርሰን ሳንሰራ ሌላውን ነገርም መሽቀዳደም እንደማለት ነው ይህ ማለት ደግሞ ከሁለት አንዳጣ እንድንሆን ያደርገናል። ምክንያቱም አንዱን ስራ በትክክል ሳንሰራ ሌላውን ሳስተን ወይም በስስት ለመስራት በሞከረን ቁጥር ያኛውን ሳንጨርስ የመጣንውን ስራ ልናጠው እንችላለን። እና ይህን ለመግለጽ ነው። ይህ ምሳሌያዊ አነጋገር የተጠቀመው የቆጡን አወርድ ብላ የብብትዋን ጣለች የሚለውን ማለት ነው። ሌላ ደግሞ የነ ቶሎቶሎ ቤት ግድግዳው ሰንበሌጥ የሚባል ነገር አለ። ሌሎች ምሳሌያዊ ንግግሮችም አሉ ለወደፊት እናያቸዋለን ብዬ አስባለሁ

ኮከቦችን መመልከት ትወዳለህ? አዎ እወዳለሁ ምክንያቱም ደግሞ ያው መንፈስን ለማርካት ራስን ለማስደሰት ጥቅም ላይ ስለሚውሉ ማለት ነው የሰማይ ኮከቦችን በምናይበት ሰዓት ብዙውን ጊዜ ራሳችንን እናረካለን ራሳችንን ደግሞ ለስሜት ተጋላጭ እናደርጋለን እና ስሜት ደግሞ ያው ጉዳትም ቢኖረው ጥቅምም አለው ብዬ አስባለሁ ምክንያቱም ደግሞ አንድ ስሜት ከሌለን ራሳችንን ልንቋቋም አንችልም ስለዚህ ከእነዚህም መሃል ደግሞ ራሳችንን ማስደሰት መቻል አለብን የተለያዩ ነገሮችን በማድረግ ራሳችንን ማስደሰት መቻል አለብን ራሳችንን ካላስደሰትን ወይም ራሳችንን ካላዝናናን ደግሞ ራሳችን ድብርት ላይ እንወድቃለን ድብርት ላይ ከወደቅን ደግሞ ስራችንን ወይም የምንሰራውን ለእለት ለእለት ጉርሳችንን ለመዋል የምንሰራውን ስራ በአግባቡ ልንሰራ አንችልም ስለዚህ ራሳችንን ማስደሰት ወይም ደግሞ ከድብርት ነፃ ማድረግ መቻል አለብን መንፈሳችንን ማስደሰት መቻል አለብን እና ከእነዚህም ውስጥ ደግሞ ኮከቦችን የሰማይ ኮከቦችን ጨረቃን እንዲሁም ደግሞ የተለያዩ ከተፈጥሮ ጋር የተያያዙ ነገሮችን መመልከት አስፈላጊ ነው ብዬ አስባለሁ

ስነ ጥበብ ትወዳለህ? አዎ እወዳለሁ፤። ምክንያቱም ደግሞ ስነ ጥበብ የሚሰጡን ጥቅሞች አሉ። አንደኛ ራሳችንን ለማስደሰት መንፈሳችንን ለማርካት ስነ ጥበባትን ማየት መቻል አለብን። ባህላዊ ሊሆኑ ይችላሉ ዘመናዊ ሊሆኑ ይችላሉ። እነዚህን ስነ ጥበባትን መውደድ ወይም ደግሞ ማየት አስፈላጊ ነው ብዬ አስባለሁ፤። ምክንያቱም ደግሞ የሚሰጡን ጥቅሞች ላቅ ያሉ ስለሆኑ ማለት ነው። ለምሳሌ ያህል ስነ ጥበባት መሃል ለመጥቀስ ያህል ለምሳሌ በስንተኛው ክፍል በመካከለኛው ክፍለ ዘመን ላይ አንድ ጣሊያናዊ ሰአሊ የሳላት ሞናሊዛ የምትባል ስዕል አለች። እና ይሄም ከስነ ጠበባት መሃል አንዱ ነው። እና እሱ ይሄን ስዕል ባየንበት ሰዓት ወይም ሞናሊዛን ባየንበት ሰዓት ራሳችን ምን ያህል ደስታ እንደሚሰማው ግልጽ ነው። እና ሌሎች ደግሞ ባህላዊ ስነ ጥበባት አሉ። ለምሳሌ የኢትዮጵያ የሌሎች አርበኞች ጀግኖቻችን አሉ የባለፈው አመት ማለት ነው የድሮ ጀግኖቻችን ሀገራችንን ከ ቅኝ ግዛት ነፃ ያወጡ ጀግኖቻችን አሉ። እና የነሱን ስዕል እነሱን ስዕል በስዕል ወይም በስነ ጥበብ ቀርጸው ያስቀመጡ ሰዎች አሉ እና እነሱን ማየት መመልከት አስፈላጊ ነው ብዬ አስባለሁ። ምክንያቱም የሚሰጡን ጥቅሞች ላቅ ያሉ ስለሆኑ መንፈሳችንን ለማደስ ማለት ነው። ጠቅለል ሳድርገው ስነ ጥበብ ትወዳለህ የሚለው አዎ እወዳለሁ። ምክንያቱም የሚሰጠን ጥቅም ለራሳችን ለማርካት ደስታ ስለሚሰጥን ስነ ጥበብን እወዳለሁ። እመለከታለሁ ወደፊትም ደግሞ ራሴን ለመስራት አስባለሁ

ማህበራዊ ሚዲያ ትጠቀማለህ የሚለው ጥያቄ አሪፍ ይመስለኛል ምክንያቱም ደግሞ በዚህ ዘመን በዘመናዊነት ጊዜ ማህበራዊ ሚዲያ የማይጠቀም ሰው አለ ብዬ አላስብም ምክንያቱም ደግሞ ከሚሰጡን ጥቅሞች አንፃር ማህበራዊ ሚዲያ መጠቀም አለብን ብዬ አስባለሁ። ምክንያቱም ደግሞ በማህበራዊ ሚዲያዎች የተለያዩ ቢዝነሶችን የተለያዩ የስራ መስኮችን ልናገኝበት የምንችል። ለምሳሌ እንደ ፌስቡክ እንደ ሊንክድኢን የተለያዩ አይነት ማህበራዊ ሚዲያዎች አሉ ቴሌግራም ዋትሳፕ ዩቲዩብ ቲክቶክ የመሳሰሉ አሉ። እና እነዚህን በመጠቀም ደግሞ የተለያዩ የስራ ድርጅቶች ጋር በመገናኘት ስራዎችን መስራት እንችላለን ለማለት ነው። እና ደግሞ ማህበራዊ ሚዲያን በመጠቀም አኳያ ደግሞ ከተለያዩ ሰዎች ጋር ለመገናኘት ይጠቅመናል ለምሳሌ ያህል ከተለያዩ ትልቅ ድርጅት ባለቤቶች ጋር እንገናኛለን እና የለት ተለት ስራችንን እናጠናክራለን

በነገራችን ላይ እለት ተእለት በምንኖርበት ሰዓት ላይ ንጽህናን መጠበቅ አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ ንጽህናን ካልጠበቅን ደግሞ ለተለያዩ በሽታዎች ለተለያዩ በንጽህና ጉድለት ለሚመጡ በሽታዎች ልንጋለጥ እንችላለን። ከእነዚህም ውስጥ አሚባ ባክቴሪያ ታይፎይድ ታይፈስ ጃርዲያ ምናምን የሚባሉ አይነት በሽታዎች አሉ። እና እነዚህ በሽታዎች የሚመጡት ከብክለት ወይም ደግሞ ከንጽህናት አጠባበቅ አኳያ ነው። እና እነዚህን በሽታዎች ለመከላከል ሲባል ንጽህናን መጠበቅ መቻል አለብን። ንጽህና የሚጠበቀው ደግሞ መጀመሪያ ጋር ልብስን በአግባቡ በማጠብ ጥፍርን በመቁረጥ እንዲሁም ደግሞ ምንም መገበው ምግብን በመጠንቀቅ በትክክል በንጽህና በማብሰል ነው። እና መጀመሪያ ላይ ጥፍርን መቁረጥ መቻል አለብን። ምክንያቱም ደግሞ ጥፍርን ከቆረጥን ንጽህናችን እንጠብቃለን ንጽህናችን ከጠበቅን ደግሞ ስራችንን በአግባቡ መስራት እንችላለን ማለት ነው። ስለዚህ ጠቅለል ስናደርገው ጥፍርህን ትቆርጣለህ የሚለው አዎ እቆርጣለሁ።

ምን ያህል ጊዜ ስብሰባ ታደርጋላችሁ ለሚለው? ብዙም ጊዜ ስብሰባ አናደርግም ምክንያቱም ደግሞ አስፈላጊነቱ በሚጠብ በሚረጋገጥበት ሰዓት ነው። ስብሰባ የምናደርገው እና ደግሞ ከእነዚህ ውስጥ ደግሞ ስብሰባ የምናደርግባቸው ምክንያቶች አሉ የሆነ ችግር ሲፈጠር ለዛ ችግር መፍትሄ ለመፈለግ ሲባል። ስብሰባ እናደርጋለን እና። ስብሰባ ያው በእነዚህ አጋጣሚዎች ነው ሊደረግ የሚችለው እና ደግሞ የተለያዩ የውይይት መድረኮች በሚዘጋጁ በሰአት ላይ የተለያዩ በዓላት በሚከበሩበት ሰዓት ላይ ስብሰባ ሊደረግ ይችላል። እነዚህ ውስጥ ደግሞ በተለያዩ ድርጅቶች በቤተሰብ ውስጥ ስብሰባ ሊደረግ ይችላል እና ከእነዚህም ውስጥ ደግሞ ጥቅም አለው ብዬ የማስበው ነገር መፍትሄ በመፈለጉ ላይ ነው። የሆነን ችግር። ስናጋርጥ ወይም ደግሞ የሆነ ችግር አለ ብለን ስናስብ ለዛ ችግር መፍትሄ ይሆናል ብለን ስናስብ መጀመሪያ በስብሰባ ላይ ነው ሊደረግ የሚችለው ወይም ደግሞ መፍትሄው ሊፈለግ የሚችለው ነው። እና ምን ያህል ጊዜ ስብሰባ ታደርጋላችሁ ለሚለው? አልፎ አልፎ

"የወተት ተዋጽኦ ትወዳለህ?" አዎ እወዳለሁ ምክንያቱም ደግሞ የተለያዩ ጥቅሞች ስላሉት ነው። ለጤንነታችን እንዲሁም ደግሞ ለቆዳ ጥንካሬ ለተለያዩ የሰውነታችን ክፍሎች ጥንካሬና ጤንነት ሲባል የወተት ተዋጽኦ አስፈላጊ ነው ብዬ አስባለሁ። ወይም ደግሞ መውደድ አለብን። እነዚህን ካልተጠቀምን ደግሞ የተለያዩ ቫይታሚኖች የተለያዩ ፕሮቲኖች ወደ ሰውነታችን ሳይገቡ ይቀራሉ ማለት ነው። እና ከዚህም የተነሳ ደግሞ የወተት ተዋጽኦዎችን መውደድ መቻል አለብን ብዬ አስባለሁ እና የወተት ተዋጽኦዎች ደግሞ ከተለያዩ እንስሳት ነው ሊገኙ የሚችሉ። ነገር ግን ከእኛ አካባቢ ላም ወይም ከብት ላይ ነው የወተት ተዋጽኦ ሊገኝ የሚችለው፤ ነገር ግን ከተለያዩ አካባቢዎች ደግሞ ከፍየል ከበግ፣ ከግመል፣ ሊገኝ ይችላል። ነገር ግን እነዚህ የወተት ዝርያዎች ከእኛ አካባቢ ተጠቃሚ አይኖራቸውም። ከላም ብቻ ነው ሊገኝ የሚችለው እና የላም ወተት ደግሞ በጣም በተፈጥሮ በንጥረ ነገር የበለፀገ ስለሆነ ለሰውነታችን አስፈላጊ ነው። እናም ደግሞ መውሰድም መጠቀምም መቻል አለብን።

መዘመር እወዳለሁ። መዘመር በጣም አሪፍ ነገር ነው። መንፈስን ለማርካት፣ መንፈስን ለማደስ እንዲሁም ደግሞ ራስን ለማዝናናት ራስን ደስ ለማሰኘት ሲባል ከጭንቀት ከድብርት ነፃ ለመውጣት ሲባል መዘመር አስፈላጊ ነው ብዬ አስባለሁ። መዘምር ደግሞ በሌላ ነገር መዝፈን ሊሆን ይችላል። የተለያዩ ሙዚቃዎችን በማንጎራጎር ራሳችንን ልናስደስት ወይም ራሳችንን ከድብርት ነፃ ልናወጣ እንችላለን፤ እና ከዚህም የተነሳ ደግሞ መዘመር በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ራሳችን ከድብርት ወይም ደግሞ ከጭንቀት ነፃ ወጣን ማለት ስራችንን በአግባቡ እንሰራለን፤ ስራችንን በአግባቡ ከሰራን ደግሞ ስራችንን በአግባቡ ከሰራን ደግሞ ለትለይ ለት ለት የለት ተለት ጉርሳችንን እናገኛለን ማለት ነው፤ እና ከዚህም የተነሳ ጤንነታችን የተጠበቀ ይሆናል፤ እና የኑሮ ሁኔታችንም የተመቻቸ ይሆናል ብዬ አስባለሁ። እና "መዘምር ትወዳለህ?" ለሚለው ጥያቄ፤ አዎ እወዳለሁ ነው የሚሆነው መልሴ።

ስራህ አድካሚ ነው ለሚለው ጥያቄ ስራ ያው ብዙን ጊዜ አድካሚ ነው ብዬ አስባለሁ። ምክንያቱም ደግሞ ሳይደከም መስራት መብላት አይቻልም። እና የስራ አድካሚነት ነገር ግን የሰራአድካሚነት በጣም ጣፋጭ የሆነ ነው። ምክንያቱም ደግሞ ሰው ሊጠላው አይችልም። ሰው ሊጠላው የማይችልበት ምክንያት ደግሞ ስራ አስፈላጅ ስለሆነ ማለት ነው። ድካምን የሚጠላ ሰው ስራን በአግባቡ ሊሰራ አይችልም። ስለዚህ ስራ አድካሚ ነው ብዬ አላስብም ያው አድካሚ ቢሆንም ደግሞ ደስ የሚል ድካም ነው የሚሆነው። እና ስራ አድካሚ ነው ወይ ለሚለው ጥያቄ ስራው አድካሚ ነው ነገር ግን የደከመኝ ሳልል ነው የምሰራው። ምክንያቱም ደግሞ ያው ለት ወይም ኑሮዬን ለማሸነፍ እና ለወደፊት ለመቀጠል ስል የስራ አድካሚነቴን ረስቼ ወደ ቀጣይ ስራዬ ነው የማመራው። እና ጠቅለል አድርገን ስንሄው ስራ አድካሚ ነው ሳይሆን የሚባል ስራው አሰልች ነው ወይ ለማለት ይቻላል ብዬ አስባለሁ። ምክንያቱን ደግሞ አሰልችነው ያልኩበት ምክንያት ስራ የሆነ ደስ የማይል ስራ አለ። እና ያን ለመደገፍ ሲባል ነው እንደዚህ ያልኩት እና ስራዬ አድካሚ አይደለም።

በብዙ ህዝብ መሃል መሆን ይመቻል ወይ ለሚለው ጥያቄ? አዎ ነው የሚሆነው መልሴ ምክንያቱም ደግሞ በብዙ ህዝብ መሃል መሆን በጣም ጥቅም አለው ብዬ አስባለሁ። ራስን ችግሩ ስዕል በመክተት ወይም ደግሞ ራስን በችግር ውስጥ በማለማመድ ለወደፊት የሚመጣብንን ችግር የሚጋረጥብንን ችግር መቋቋም እንድንችል ይረዳናል ብዬ አስባለሁ እናም ደግሞ ይሄ የሚሳጠን ጥቅም ደግሞ ምንድነው? የተለያዩ ችግሮች ሲገጥሙን መፍትሄዎችን በአጭሩ ለመፈለግ ከሰው ጋር ግብብነትን ለመፍጠር ይጠቅማል ብዬ አስባለሁ። እና በብዙ ህዝብ መሃል መሆን ጥሩ ነው ብዬ አስባለሁ። ምክንያቱም ያው ቅድም ከዚህ በፊትም እንደገለጽኩት የተለያዩ የውይይት መድረኮችን በማዘጋጀት ከህዝብ ጋር ምክክር ማድረግ ከህዝብ ጋር መወያየት አስፈላጊ ነው። እና ይሄን ውይይት ባደረግን ቁጥር ደግሞ መፍትሄዎችን በቀላሉ መፈለግ እንድንችል ያስችለናል። እናም በታቅ በአጠቃላይ ስናየው በህዝብ በብዙ ህዝብ መካከል መሆን ይመቸሃል ወይ ለሚለው ጥያቄ? አዎ ይመቸኛል ነው የሚሆነው መልሴ

በብእር ወይም በእርሳስ ትጽፋለህ? አዎ እጽፋለሁ ምክንያቱም ደግሞ ያው በዚህን ጊዜ በብእር ወይም በእርሳስ ካልጻፍን ችግር አለ ብዬ አስባለሁ። ምክንያቱም ደግሞ የተለያዩ በትምህርት አሁን ለምሳሌ በትምህርት ዙሪያ የተለያዩ ማስታወሻዎችን ደብዳቤ ብችል ለመጻፍ እነዚህን ነገሮች መጠቀም መቻል አለብን። ማለትም ብእር ወይም ደግሞ እስክርቢቶና እርሳስ መጠቀም መቻል አለብን እና እነዚህ እስካሉ ድረስ ደግሞ በቀላሉ ወረቀት ላይ እጅና ወረቀት ኢንስክሪቶን በማገናኘት የተለያዩ መልእክቶችን ማስተላለፍ ይቻላል። ለምሳሌ ደብዳቤ መጻፍ የተለያዩ ማመልከቻዎችን መጻፍ እንችላለን። እንዲሁም ደግሞ በትምህርት ዙሪያ ደግሞ የተለያዩ አጫጭር ኖቶችን ለማውጣት ይጠቅመናል ብዬ አስባለሁ። እና በብእር ወይም በእርሳስ ትጽፋለህ ለሚለው ጥያቄ አዎ እጽፋለሁ ነው የሚሆን መልሴ

መስኮትህን ክፍት ትተዋለህ? አዎ ይሄ ትንሽ የሚያጠራጥር አይነት ጥያቄ ነው ወይም ከበድ የሚል ጥያቄ ነው ለመመለስ ነገር ግን። መስኮት ክፍት የሚተውበት ሰዓት አለ ክፍት የማይተውበት ሰዓት አለ። ለምሳሌ ያህል ቀን ቀን ሙቀት በሚበዛበት ሰዓት ወደ ቤታችን አየር ለማስገባት ሲባል። መስኮቱን ክፍት ልንተወው እንችላለን ነገር ግን በጨለማ ወይም ደግሞ ቀዝቃዛ በሚሆንበት ሰዓት ላይ ሞቃት አየር ስለሚያስፈልገን ወይም ደግሞ ቀዝቃዛ አየር ወደ ቤታችን እንዳይገባ መስኮቱን እንዘግዋለን ማለት ነው። እና ስለዚህ መስኮትን ክፍት ትተዋለህ ለሚለው? ቅድም እንዳልኩት ነው አልፎ አልፎ ተዋለው አንዳንድ ጊዜ ደግሞ የምዘገበት አጋጣሚ አለ እና። መስኮት መዝጋት እና መክፈት ምን ምን ጥቅሞችን ሊሰጥ ይችላል? ያው ቅድም እንዳልኩት በሙቀት ሰዓት ላይ። መክፈት አስፈላጊ ነው ብዬ አስባለሁ ምክንያቱም ንጹህ አየር ወደ ቤታችን እንዲገባ ለማስቻል። ይጠቅመናል እና ንጹህ አየር ወደ ቤታችን ከገባ ደግሞ አተነፋፍስ ስርዓታችን አሪፍ ይሆናል ብዬ አስባለሁ። በቀዝቃዛ ሰዓትም ልክ አሁን እንደ ገለፅኩት አይነት ተመሳሳይ ነገሮችን ለማድረግ ይጠቅማል ብዬ አስባለሁ

ስራ ላይ ችግሮችን ትፈታለህ? አዎ እፈታለሁ። ምክንያቱም ደግሞ ችግሮችን መፍታት ስላለብን ነው። ችግሮችን በአጭሩ በአጭር መንገድ በመሰልጠን የተለያዩ ነገሮችን በማድረግ ችግሮችን በአጭሩ መፍታት መቻል አለብን። ከእነዚህ ውስጥ ደግሞ ችግሮችን በአጭሩ ለመፍታት ከሚያስችሉን ነገሮች መማር ነው መማር በጣም አስፈለጊ ነገር ነው። ከተለያዩ መድረኮች መማር መቻል አለብን። ካልተማርን ደግሞ ሰዎችን በመጠየቅ ባለሙያዎችን በማምጣት ችግሮችን መፍታት መቻል አለብን። ለምሳሌ አንድ እቃ በምንሰራበት እቃ ቢበላሽብን ይሄ አንድ ችግር ነው። እና ይሄን እቃችንን መጠገን ካልቻልን ብዙ ሰው ለምሳሌ የሚሰራ ባለሙያ እስከምንፈልግ ድረስ ስራችንን ማቋረጥ አለብን ማለት ነው። ስራችንን ካቋረጥን ደግሞ የገቢ ምንጫችን እየቀነሰ ነው የሚሄደው። ስለዚህ ችግሮችን በአጭሩ መፍታት መቻል አለብን። እና በስራ ላይ ችግሮችን ትፈታለህ? አዎ እፈታለሁ

የስራ ቦታ ደህንነት እንዴት ነው የኔ የስራ ቦታ ደህንነት በጣም አሪፍ ነው ሰላማዊ ነው። ምክንያቱም ደግሞ በተለያዩ የጥበቃ ባለሙያዎች የሚጠበቅ አይነት ቦታ ነው እና እነዚህ ጥበቃዎች ደግሞ ለሰው ልጆች የሚሰጡት እንክብካቤ በጣም አሪፍ ነው ለሰው ልጅ ምቾት ይሰጣል ሰው ልጅ አይረብሹም ስለዚህ የስራ ቦታዬ በጣም ደህንነቱ የተጠበቀ ነው ብዬ አስባለሁ ደህንነቱ ካልተጠበቀ ደግሞ ስራችንን በአግባቡ ልንሰራ አንችልም ስለዚህ ደህንነቱን መጠበቅ መቻል አለብን እኛም በተቻለን ሀቅም የጥበቃ ባለሙያዎችን ማገዝ መቻል አለብን ብዬ አስባለሁ። ስለዚህ የስራ ቦታ ደህንነት በጣም አሪፍ ሁኔታ ላይ ነው።

ዝናብ ሲዘንብ በምን ታደርጋለህ? ለሚለው ጥያቄ ዝናብ ሲዘንብ ብዙ አይነት ነገሮች ይደረጋሉ ነገር ግን እኔ ያው አብዛኛውን ሰዓት ያው ተማሪም ስለሆንኩኝ ብዙም ደግሞ ስራ ላይ እንትን ስለማልሰራ ተማሪ ስለሆኑ ማለት ነው እና ዝናብ ሲዘንብ እተኛለሁ ወይም ደግሞ የተለያዩ መጽሐፍትን አነባለሁ፣ ለምሳሌ የልብ ወለድ መጽሐፍ ሊሆን ይችላል፣ የፍቅር መጽሐፍ ሊሆን ይችላል፣ የተለያዩ ሀገርን የሚያሞግሱ መጽሐፎችን ሊሆን ይችላል እና እነዚህን በማንበብ ነው ሰአቱን የማሳልፈው እናም ደግሞ እነዚህን ነገሮች በምናደርግበት ሰዓት ላይ በጣም ደስታ ይሰማናል ስለዚህ ዝናብ ሲዘንብ ደግሞ በጣም ጥሩ ስሜት ስላለው እነዚህን ነገሮች በማድረግ ጊዜዬን አሳልፋለሁ።

አዲስ አመትን እንዴት ታከብራለህ? ለሚለው ጥያቄ አዲስ አመት የምናከብርበት መንገድ በጣም ለየት ያለ ነገር ነው። ምክንያቱም ደግሞ ለምሳሌ ቤተሰብ ጋር በመሆን የአዲስ አመትን ባህላዊ ልብሶችን የተለያዩ ባህላዊ ምግቦችን በማቅረብ አዲስ አመት እናከብራለን እና ይሄ ለየት ያለ ስሜት ይሰጣል ይሄ ስሜት ደግሞ ራሳችንን አመቱን ያህል ማለት ይቻላል ከድብርት ራሳችንን ነፃ አድርገን እንድንቆይ ያስችለናለሁ ብዬ አስባለሁ። ስለዚህ አዲስ አመትን በትክክልና በአግባቡ ማክበር መቻል አለብን። ይህንን ባከበርነው ቁጥር ደግሞ ራሳችንን ለጥሩ ስሜት ተጋላጭ እንድንሆን እናደርጋለን ራሳችንን ጥሩ ስሜት ተጋላጭ እንድንሆን ካደረግን ደግሞ ራሳችን ላይ የሚሰጠን ጥቅም በጣም ከፍ ያለ ነው ስራችንን በአግባቡ ስንሰራ እንድንከረም ይረዳናል ብዬ አስባለሁ። እና አዲስ አመት የምናከብርበት መንገድ ለየት ያለ ነገር ነው

በምን ሰዓት ትተኛለህ የሚለው የምተኛበት ሰዓት ብዙ ሰዓት ባይሆንም ነገር ግን የምተኛበት የራሴን የሆነ ቋሚ የሆነ ሰዓት ባይኖርም ነገር ግን በግምት ከሶስት ሰዓት እስከ ሰባት ሰዓት ባለው ተኛለሁ ምክንያቱም እስከዚህ የምቆይበት ሰዓት ደግሞ ያው ተማሪ ስለሆንኩኝ ማንበብ መቻል አለብኝ እና ካላነበብሁ ደግሞ ፈተናዎችን መጋፈጥ አልችልም ወይም ደግሞ በትምህርት ቤት በመምህራን የሚሰጡንን የቃላት ጥያቄዎች መመለስ አልችልም ማለት ነው ስለዚህ በምን ሰዓት መተኛት እንዳለብኝ መገመት ይከብዳል። ምክንያቱም ደግሞ አንዳንድ ጊዜ አነባለሁ አንዳንድ ጊዜ የማነብበት ሰዓት ይለያያል ስለዚህ እንደ ሁኔታው ይለያያል ማለት እፈልጋለሁ

በእጅ መጻፍ ትወዳለህ? አዎ እወዳለሁ ምክንያቱም ደግሞ በእጅ መጻፍ በጣም አሪፍ ነው ብዬ አስባለሁ። ከእነዚህም ጥቅሞች መሃል ደግሞ ራስን ለምሳሌ የጽሁፍ ልምድን ለማዳበር ይጠቅማል። የተለዩ ማስታወሻዎችን በምንይዝበት ሰዓት ደግሞ ጥቅም ላይ ያው ይውላል ብዬ አስባለሁ። የልምድ እና በእጅ መጻፍ አሪፍ ነገር ነው በእጅ መጻፍ ጥሩ ነው ብዬ አስባለሁ። ምክንያቱም ደግሞ አሁን ለምሳሌ ተማሪ በእጅ መጽሐፍ ነው አብዛኛውን ጊዜ የሚፈቀድለት። ምክንያቱም ደግሞ ይሄ እኛ አሁን ያለንበት አካባቢ ባህላዊ ከስማርት ዌይ ጋር የተያያዘ አይደለም። ስለዚህ በእጅ መጻፍ መለማመድ መቻል አለብን። ያው ዘመናዊነት በጣም እስከሚገባን ድረስ እናም በእጅ መጻፍ ትወዳለህ ለሚለው ጥያቄ በአጠቃላይ አዎ እወዳለሁ

የስራ እድገት እየፈለክ ነው? እሺ በጣም የሚገርም ነገር ነው ምክንያቱም ደግሞ የስራ እድገት የማይፈልግ አለ ብዬ አላስብም ምክንያቱም ደግሞ የስራ እድገት ካለ የደሞዝ ጭማሪ፣ የውሎ አበል ጭማሪ ሊኖር ይችላል ስለዚህ የስራ እድገትን መፈለግ መቻል አለብን እና ለምሳሌ በድርጅቶች ላይ በምንሰራበት ሰዓት ላይ የሰራ ወይም ደግሞ መጀመሪያ ስንገባ የሚከፈለን ቋሚ ደሞዝ ለብዙ አመታት ሊቆይ አይችልም። ምክንያቱም ደግሞ የኑሮ ውድነት ይጨምራል የኑሮ ውድነት ይቀንሳል እና በእነዚህም መካከል ደግሞ ሊፈራረቅ ይችላል ወይም ሊለያይ ይችላል ሊቀንስ ይችላል፣ ሊጨምር ይችላል ደሞዝ ማለት ነው እና የስራ እድገት እያገኘን በሄድን ቁጥር ደሞዛችን ልክ በዛ መጠን ከፍ እያለ ነው የሚሄደው ስለዚህ የስራ እድገት እየፈለክ ነው ለሚሉት ጥያቄ አዎ እፈልጋለሁ።

ስንት? ኢሜል ትልካለህ ኢሜል ብዙም ባልጠቀም ነገር ግን የተለያዩ አካውንቶችን ለማንቀሳቀስ ኢሜል መጠቀም መቻል አለብን። ለምሳሌ የሊንክድኢን የቴሌግራም እንዲሁም ደግሞ የተለያየ ጉግል አካውንቶችን ለማንቀሳቀስ የኢሜል መላላክ ወይም ደግሞ ከሰውች ጋ ኮንታክት ማድረግ መቻል አለብን። እንዲሁም ደግሞ አሁን በዘመናዊ ስራ ወይም ደግሞ በዲጂታል ስራዎች ላይ ኢሜል አስፈላጊ ሆኖ ተገኝቷል። እናም ከሰዎች ጋር ኮንታክት ማድረግ መቻል አለብን በቀን ውስጥ ብዙ አይነት ኢሜሎችን ልንልክ ወይም ልንቀበል እንችላለን። እና ይሄንን ከግምት ውስጥ በማስገባት ኢሜል በቀን ውስጥ ቢያንስ ከአራት እስከ አስር የሚያህል ኢሜል ልንላላክ እንችላለን። ይሄ እንዳስፈላጊ እነነቱ ነው ነገር ግን ይሄም ቋሚ መሆን አይችልም። እንደየሁኔታው ሊለያይ ይችላል ሊቀንስም ይችላል ሊበልጥም ይችላል። ስለዚህ በአማካይ ግን ከአስር ከአራት እስከ አስር ኢሜሎችን እልካለሁ

"በሰአት የምትደርስ ሰው ነህ?" እኔ ያው በሰአት የምደርስ ሰው ነኝ። ምክንያቱም ደግሞ ስራዬን በአግባቡ መስራት እፈልጋለሁ፤ ወይም ደግሞ ትምህርቴን በአግባቡ መማር እፈልጋለሁ። ስራ ባጓደልን ወይም ደግሞ ስራችንን በአግባቡ ሳንጠቀም በቀረን ቁጥር ስራችን ወይም ደግሞ ጊዜያችንን በአግባቡ ሳንጠቀም እንቀራለን ማለት ነው። ሰአታችንን ወይም ደግሞ ጊዜያችንን በአግባቡ ካልተጠቀምን ደግሞ የስራ መስተጓጎል ሊኖር ይችላል። ስለዚህ ጊዜያችን ወይም ሰአታችንን በአግባቡ መጠቀም መቻል አለብን። ለምሳሌ በትምህርት ቤት ወይም በዩኒቨርሲቲዎች ላይ በዚህን ሰዓት ወይም ደግሞ በስድስት ሰዓት ክላስ ተገኙ ካለን መምህር፤ ልክ ስድስት ሰዓት ላይ ክላስ ውስጥ መገኘት መቻል አለብን። በዚህ ሰዓት ካልተገኘን መምህሩ ቀድሞ ይገባና አትገቡም ቀር ዘግይተህ የመጣ ሰው አይገባም ሊል ይችላል። ስለዚህ ስራችን ተስተጓጎለ ማለት ነው። ምንማረው ትምህርት ተስተጓጎለ ማለት ነው። ስለዚህ ትምህርታችን ወይም ደግሞ ስራችን እንዳይስተጓጎል የሚፈልግ ከሆነ በሰአት መድረስ መቻል አለብን፤ እና በአጠቃላይ ጠቅለላ አድርጌ ስናገር "በሰአት የምትደርስ ሰው ነህ?" ለሚለው ጥያቄ፤ አዎ እኔ በአግባቡ በሰአት የምደርስ ሰው ነኝ።

ውሳኔ መስጠት ትችላለህ አዎ ውሳኔ መስጠት እችላለሁ ምክንያቱም ውሳኔ አሁንም መስጠት የምንችልበት ሰዓት ላይ ነኝ ብዬ አስባለሁ። አሁን ውሳኔ መስጠት ማለት እንደኔ አገላለጽ ወይም ደግሞ እንደኔ አረዳድ የሚሆን ከሆነ። ውሳኔ መስጠት ማለት ለአንድ የሆነ ችግር ገጠመኝ ብሎ ሀሳብ በሚያካፍልበት ሰዓት ላይ አንድ ሰው ያን ችግር ወይም ደግሞ ያን ሀሳብ ተቀብሎ የራስን ትንታኔን መስጠት ወይም ደግሞ እንደዚህ አድርግ እንደዚህ አታድርግ። ማለት ነው ብዬ አስባለሁ። እና እንደዚህ ማድረግ አስፈላጊ ነው ብዬ አስባለሁ። ምክንያቱም ያ ችግር የገጠመው ሰው ራሱን እንዲያረጋጋና ወደ ስራ ወይም ደግሞ ወደ መፍትሄ እንዲመለስ ያስችለዋል ብዬ አስባለሁ። ስለዚህ ውሳኔ መስጠት ትችላለህ? አዎ እችላለሁ

ፊልም ማለት ራስን ለማዝናናት ወይም ደግሞ በቲያትር በተዋናያት መሃል የሚደረግ ንግግር ሰውን ልጅ ለማዝናናት ወይም ደግሞ ትምህርት ለማስተማር ሲባል የሚደረግ በቴሌቪዥን መስኮት የሚተላለፍ ነገር ነው ብዬ አስባለሁ። እናም የምትወደው ፊልም ምንድነው? ይላል ጥያቄው ይሄን ጥያቄ ለመመለስ የምወደው ፊልም ብዙ አለ ከእነዚህም ውስጥ ስጠቅስ ፍቅር ፍቅር እስከ መቃብር፣ አደይ የተለያዩ ፊልሞች አሉ ህይወት በደረጃ፣ ከተለያዩ የውጭ ደግሞ ሂት ኤንድ ራን የሚል ፊልም አለ ላቨርስዴይ የሚል ፊልም አለ ብዙ አይነት ፊልሞች አሉ በእንግሊዘኛው ደግሞ እናም እነዚህ ውስጥ ደግሞ በጣም የሚመቸኝ ፍቅር ህይወት በደረጃ የሚለው ፊልም ነው። እነዚህ ሁለቱ ፍቅር እና ህይወት በደረጃ የሚሉ ፊልሞች የተለያዩ ትምህርቶችን ያንፀባርቃሉ እናም በዚህ ምክንያት ነው የወደድኳቸው።

የድርጅቱን ባህል ትወደዋለህ? አዎ እወደዋለሁ ምክንያቱም የድርጅቱ ባህል ለኔ ተመችቶኝ ስራውን እየሰራሁበት ስለሆነ የድርጅቱን ባህል እወደዋለሁ ለማለት እፈልጋለሁ። እናም ደግሞ የድርጅቱ ባህል በጣም ብዙ ጥቅሞችን ሰጥቶኛል። ስራዬን በአግባቡ እንድሰራ ሰአቴን ጊዜዬን ሳላሸራርፍ ሰአቴን በአግባቡ እንድሰራ አስችሎኛል። የድርጅቱ ባህል በተለይ ሚወደድ አይነት ነውና። በሃሉን ካልወደድን ደግሞ ስራችንን በአግባቡ መስራት አንችልም። ምክንያቱም ደግሞ ስራችን ላይ ወይም ደግሞ እንቅፋት ሊሆንብን ይችላል። ስለዚህ የድርጅቱን ባህል መውደድ መቻል አለብን። ስለዚህ የድርጅቱን ባህል እወደዋለሁ

በመታጠቢያ ቤት ውስጥ ትዘምራለህ ወይ ለሚለው ጥያቄ? መልሴ ያው መዘመር ባልችልም ምክንያቱም ደግሞ ድምፄ ስለማያምር። አንዳንድ ጊዜ ነው ልዘምር የምችለው ምክንያቱም ጥሩ ስሜት በሚሰማኝ ሰዓት መዘምር እፈልጋለሁ። መዘሙር መዝሙር መዘመር በተለያዩ ቤተ እምነቶች ሊለያይ ይችላል። እኔ ያው ኦርቶዶክስ ክርስቲያን ስለሆንኩኝ። የራሴን የሆነ መዝሙር ነው ልዘምር የምችለው እንዲሁም ሌሎች ጓደኞቼ ፕሮቴስታንት ሙስሊም ሊኖሩ ይችላሉ። እና እነሱ የራሳቸውን የቤተ እምነት መዝሙር ሊዘምሩ የሚችሉና በመታጠቢያ ቤት ላይ እነዚህን መዝሙሮች ሊዘምሩ ይችላሉ። ስለዚህ እኔ ራሴ በግሌ መታጠቢያ ቤት ትዘምራለህ? አዎ አልፎ አልፎ እዘምራለሁ

በመስኮት ጎን መቀመጥ ትወዳለህ? አዎ እወዳለሁ ምክንያቱም ደግሞ አየር እኔ ብዙን ጊዜ ቦታዎች ሲጨናነቁ ደስ አይልም የአየር እጥረት ሊያጋጥም ይችላል የልብ ድካምም ሊሰማኝ ይችላል። ስለዚህ ከመስኮት ጎን ተቀምጦ አየር በአግባቡ እየተቀበሉ መንቀሳቀስ ወይም ደግሞ መቀመጥ እወዳለሁ ብዬ አስባለሁ። ለምሳሌ በመክና ውስጥ ሊሆን ይችላል በትራንስፖርት መሃል ላይ ከመቀመጥ ይልቅ በመስኮት ሊሆኑ አንደኛ የተፈጥሮ በመንገዶች ላይ የሚገኙ የተፈጥሮ ቦታዎችን እጽዋቶችን አበባዎችን እንዲሁም ደግሞ ጋራ ሸንተረሩን በማየት ራሳችንን ልናዝናና እንችላለን። ስለዚህ በመስኮት ጎን መቀመጥ ለኔ ይመቸኛል ወይም እወዳለሁ ለማለት እፈልጋለሁ

የትኛውን የቀኑን ሰዓት ትወደዋለህ? ለሚለው እንደየሁኔታው ነው የሚለያየው ምክንያቱም ደግሞ በቀን ውስጥ ሶስት አይነት የሰዓት አይነቶች አሉ ከእነዚህም ውስጥ ጠዋት አለ ከአንድ ሰዓት እስከ አራት ሰዓት ድረስ ማለት ነው፣ እኩለ ቀን የምንለው ደግሞ ከአምስት ሰዓት እስከ ዘጠኝ ሰዓት ድረስ አለ፣ ወይም ደግሞ ምሽት የምንለው ደግሞ ምሽት ወይም ደግሞ ማታ ብለን የምንጠራው ደግሞ ከአስር ሰዓት እስከ ማታውን ጨምሮ አለ እነዚህ ውስጥ ደግሞ ለኔ ምቾት የሚሰጠኝ እኩለ ቀን ነው ምክንያቱም ደግሞ ስራ ውለሽ ሁሉ ውዬ እኩለ ቀን ላይ ነው እረፍት ሰዓት ሊሰጥ የሚችለው ወደ ሰላሳ ደቂቃ ወደ አንድ ሰዓት ያህል እረፍት ይሰጠናል እና ያንን እረፍት ለማግኘት ሲባል እኩለ ቀንን እወደዋለሁ ነገር ግን እሁድና ቅዳሜ ስራ በማንሰራበት ሰዓት ላይ ደግሞ ጠዋቱን ወይም ደግሞ ማለዳ ብለን የምንጠራው ከአንድ ሰዓት እስከ አራት ሰዓት ያለውን ሰዓት እወደዋለሁ ስለዚህ እንደየሁኔታው ይለያያል።

የቅጥር ሂደት እንዴት ነው? የቅጥር ሂደት በጣም አሪፍ ነው። ምክንያቱም ደግሞ ሁሉን የምናመለክተውን የቅጥር ሂደት በትክክል እያስተናገዱልን ስለሆነ ድርጅቶች። በጣም ምቾት እየተሰማን ነው ያለው። የቅጥር ሂደቱ በተፋጠነ ቁጥር ደግሞ ስራችንን በሂደት ወይም ደግሞ በስርዓት በማስገባት ስራችንን መጀመር እንድንችል ያደርገናል። እናም የቅጥር በምን አስገባበት ሰዓት ላይ ዘረኝነት ጉቦ ምናምን የሚባል ነገር ጠፍቶ በስርዓት የሚከነውን ከሆነ። ለወደፊት ራሱ ለሚደርሱ ትውልዶች ጥሩ ነገር ማስተላለፍ ይቻላል ብለን እናስባለን። ምክንያቱም ይህ ነገር ለወደፊትም ፀር ስለሆነ ወይም ደግሞ ለአገር እድገት ጎጂ ስለሆነ። ይህን ዘረኝነት ጉቦ የሚለውን ነገር ማጥፋት መቻል አለብን በቅጥር ላይ ማለት ነው። እና ጠቅለል ስናደርገው የቅጥር ሂደት እንዴት ነው? አሪፍ ነው እስካሁን ያሉ አሪፍ ነው ለማለት እፈልጋለሁ

ከስራ ባልደረቦች ጋር ጥሩ ግንኙነት አለህ? ለሚለው ጥያቄ መልሴ አዎ ነው የሚሆነው። ነገር ግን አንዳንድ ጊዜ ደግሞ ጥሩ የሆነ ነገር ላይፈጠር ይችላል ለምሳሌ። የስራ ባልደረባ አንድ የስራ ጓደኛ ለኔ እኔ የምሰራው ስራ ለሱ ምቾት ላይሰጠው ይችላል። እሱ የሚሰራው ስራ ደግሞ ለኔ ምቾት ላይሰጥ ይችላል በተቃራኒው ማለት ነው። ስለዚህ የስራ ባልደረቦች ጋር ጥሩ ግንኙነት ላይኖረን ይችላል ነገር ግን አብዛኛውን ሰዓት ጥሩ የሆነ ግንኙነት ነው ሊኖረን የሚችለው። ስለዚህ ከስራ ባልደረቦች ጋር ጥሩ የሆነ ግንኙነት አለን ማለት እፈልጋለሁ

አቧራ ችግር ይፈጥርብኛል ምክንያቱም ደግሞ አቧራ ብዙ አይነት ችግሮችን ሊፈጥር ይችላል የተለያዩ በሽታዎች ሊያጋርጠን ይችላል። ከእነዚህም ውስጥ ደግሞ አቧራ ብዙ በሽታዎች አሉ ከእነዚህም ውስጥ ባክቴሪያ አሜባ የተለያዩ ፀረ ተዋሳን የሚባሉ በሽታዎች አሉ ጥገኛ የሆኑ በባክቴሪያ የሚተላለፉ በሽታዎች ማለት ነው። እና ከእነሱ ለእነሱ በሽታዎች ልንጋለጥ እንችላለን በአቧራ ላይ በአቧራ ምክንያት ማለት ነው። ስለዚህ አቧራ በብዙ አማካኝነት በብዙ ሁኔታዎች ችግር ይፈጥራል። ከእነዚህም ውስጥ ቅድም እንዳነሳናቸው የተለያዩ ተዋስቦ በሽታዎች ወይም ደግሞ ተስቦ የሚባሉ በሽታዎች ሊፈጠሩብን ይችላሉ። ስለዚህ የአቧራ ችግር ይሄን ይመስላል አቧራ በጣም ችግር ይፈጥርብናል

ፊየል ማለት ከቤት እንስሳ ውስጥ አንዷ ነች ለመግብነት እንትውል ስጋዋ ለመግብነት በተለያዩ ለምሳሌ በኢትዮጵያ ውስጥ ደግሞ በአፋር በሶማሊ እንዲሁም በተለያዩ የደቡብ ክልሎች ወተታቸው ለምግብነት የሚውልበት አካባቢ አለ። ነገር ግን ከእኛ አካባቢ ይሄ ተግባራዊ አይሆንም ወተታቸው የፍየል ለምግብነት አይውልም። ነገር ግን ቅድም የጠቀስኳቸው አካባቢዎች ለምግብነት ይውላል። እናም ከዚህም በዘለለ ደግሞ ስጋቸው ያው እንደ ጋራ ቅድም በጠቀስኳቸው አካባቢ በሙሉ በኢትዮጵያ ክልሎች እንዲሁም በተለያዩ አለም አካባቢዎች ስጋቸው ለመግብነት ይውላል። ብዬ አስባለሁ የፍየሎች ማለት ነው። ስለዚህ ፍየል እቺ ነች እና ፍየል ደግሞ በእኛ አካባቢ በጣም ብዙ ፍየሎች አሉ። ፍየልም አይቼ አውቃለሁ ማለት እፈልጋለሁ

ሌሎችን ማበረታታት በጣም ደስ ይለኛል። ምክንያቱም ሌሎችን በማበረታታት ለስራቸው ተስማሚ የሆነ ነገር መፍጠር ስለሚቻል ማለት ነው። የራሳቸው ወይም በስራቸው ላይ ተስማሚ ነገር ፈጠርን ማለት ደግሞ ስራቸውን በአግባቡ እንዲሰሩ የገቢ ምንጫቸውን በአግባቡ እንዲጠቀሙ እንዲሰሩ እንድናደርጋቸው ያደርገናል። ስለዚህ ሌሎችን ማበረታታት መቻል አለብን ቢያንስ እንኳን እኛ ሰርተን ካልቻልን ሌሎች እንዲሰሩ ማበረታታት መቻል አለብን። ለስራ ተነሳሽነት እንዲኖራቸው ሌሎችን ማበረታታት በጣም ደስ ይለኛል። ምክንያቱም ሌሎችን በማበረታታት ለስራቸው ተስማሚ የሆነ ነገር መፍጠር ስለሚቻል ማለት ነው የራሳቸው ወይም በስራቸው ላይ ተስማሚ ነገር ፈጠርን ማለት ደግሞ ስራቸውን በአግባቡ እንዲሰሩ የገቢ ምንጫቸውን በአግባቡ እንዲጠቀሙ እንዲሰሩ እንድናደርጋቸው ያደርገናል ስለዚህ ሌሎችን ማበረታታት መቻል አለብን

የጧት እለታዊ ተግባራችሁ ምንድነው? የሚለውን ጥያቄ ለመመለስ አሪፍ አጋጣሚ ይኖረኛል ብዬ አስባለሁ። ከዚህም ውስጥ ደግሞ ዘርዘር አድርገን ማየት አስፈላጊ ነው ብዬ አስባለሁ። ስለዚህ ዘርዘር አድርገን ስናየው የጧት ተግባሮች ብዙ ነገሮች አሉ። ጠዋት ማለት ከመኝታችን ተነስተን ወዲያውኑ ጠዋት ላይ ማለት ነው እና ይሄ ማለት ደግሞ ብዙ ተግባሮችን እናከናውናለን። ከእነዚህም ውስጥ ለምሳሌ መታጠብ አለ ንጽህናችንን መጠበቅ ማለት ነው። ጥርስ መቦረሽ አለ ንጹህ ልብስ መልበስ አለ ምግብ ማብሰል አለ። ምግብ ተበስሎ ደግሞ መብላት አለ እና ወደ ስራ መሄድ የሚሉ ነገሮች አሉ እነዚህ ያካትቷቸዋል በጠዋት ተግባራት መሃል ማለት ነው። እና የጠዋት ተግባራችን ይህንን ይመስላል በጠዋት እለታዊ ተግባራችን ምንድነው የሚለው ጥያቄ? ቅድም እንደዘረዘርኩት አለ እንነሳለን። ልብስ እንለብሳለን ምግብ እንሰራለን ምግቡን ያበሰልነውን እንመገባለን ከዛ ወደ ስራ እንሄዳለን ማለት ነው

ቤትህን ምን ያህል ጊዜ ታጸዳለህ? አሪፍ ጥያቄ ነው ምክንያቱም ደግሞ ያው ከንጽህና ጋር የተያያዘ ስለሆነ እኔ ደግሞ ንጽህና መጠበቅ ላይ በጣም አሪፍ የምባል ሰው ነኝ። ስለዚህ ቤትን ምን ያህል ጊዜ ታጸዳለህ የሚለው በቀን ውስጥ ቢያንስ እንደቆሸሸው ይለያያል በቀን በቀን ውስጥ ምንም ላላጸዳ እችላለሁ ነገር ግን አልፎ አልፎ ደግሞ በቀን ሁለቴም ሶስቴም ላጸዳው እችላለሁ በቆሸሸ መልኩ ማለት ነው። ስለዚህ ቤት የማጸዳበት መንገድ ይህንን ይመስላል። እናም ቤትን ካጸዳን ደግሞ ንጽህናችንን ጠበቅን ማለት ደግሞ ጤንነታችንን ጠበቅን ነው። ጤንነታችንን ከጠበቅን ደግሞ የምንበለው ምግብ ምቾት ይሰጠናል። ምን በላውም ምግብ ምቾት ሰጠን ማለት ደግሞ ስራችንን በአግባቡ እንሰራለን ማለት ነው። ይሄ ማለት የተያያዘ ነገር ነው ይሄን ሁሉንም ነገሩን ልክ ክብ በመሰለ ግራፍ ስንሰራው ሁሉም ነገር የተያዘ ነው። እና ቤትን በምን ያህል ጊዜ ታጸዳለህ የሚለው በቀን ሁለቴ በአማካይ አጸዳለሁ

ጊዜህን በደንብ ታስተዳድራለህ? አዎ አስተዳድራለሁ ምክንያቱም ጊዜያችንን በአግባቡ ማስተዳደር መቻል አለብን ጊዜያችንን በአግባቡ አስተዳደርን ማለት ስራችንን በአግባቡ ሰራን ማለት ነው፣ ስራችንን በአግባቡ ሰራን ማለት ደግሞ ገቢያችንን የገቢ ምንጫችንን አሳደግን ማለት ነው፣ የገቢ ምንጫችንን ካሳደግን ደግሞ የተለያዩ ፍላጎታችንን ማሟላት እንችላለን ማለት ነው እና ይሄ ሁሉ ነገር ደግሞ ራስን ከማዝናናት ጋር የተያያዘ ነው ራሳችንን ካዝናናን ደግሞ ጤንነታችንን እንጠብቃለን ማለት ነው፤ እና መጀመሪያ ላይ ጊዜ ጋር መያያዝ መቻል አለበት ሁሉ ነገር ከጊዜ ጋር መያዝ መቻል አለበት ስራ ከጊዜ ጋር ነው የሚያያዝ፣ ራስን ማዘናናት ከጊዜ ጋር ነው የሚያያዝ፣ እንዲሁም ብዙ ነገሩ ከጊዜ ጋር ይያያዛሉ እና ጊዜ አስፈላጊ ነው ብዬ አስባለሁ እና በስርዓት በአግባቡ ማስተዳደር መቻል አለብን እና ጊዜህን በደንብ ታስተዳድራለህ የሚለው ጥያቄ ጊዜዬን እንዴት አስተዳድራለሁ የሚለውን ጥያቄ ትተን ጊዜህን በደንብ ታስተዳድራለህ ወይ የሚለው ጥያቄ አዎ አስተዳድራለሁ።

"ከደንበኞች ጋር ትገናኛለህ?" አዎ እገናኛለሁ አልፎ አልፎ ማለት ነው። ሁልጊዜ መገናኘት ሄንታ ተገቢ ነው ብዬም አላስብም። ምክንያቱም በነገሮች ላይ ወይም ደግሞ በምርቶቻችን ላይ አለመርካት ሲያጋጥም ቅሬታ ሲያጋጥም ነው ከደንበኞች ጋር ልንገናኝ የምንችለው። ወይም ደግሞ ሱቆች ላይ እቃችንን ወይም ደግሞ እና ምርታ ምርቶች ለመጠቀም በሚመጡበት ሰዓት ነው ልንገናኝ የምንችለው እንጂ ሁል ጊዜ ሰዓት በሰአት ልንገናኝ አንችልም፤ እና "ከደንበኞች ጋር ትገናኛለህ?" አዎ እገናኛለሁ፤ ነገር ግን ሁል ጊዜ አይሆንም። ምክንያቱም ላይመቻቸልን ስለሚችል ማለት ነው።

የቀረ ምግብ ትበላለህ? የሚለው እኔ ስረዳው የተረፈ ምግብ ወይም ትራፊ ሌሎች ሲበሉ። ቆይተው ጠግበው ያተረፉን ምግብ ትበላለህ ወይ የሚለውን ይመስለኛል እኔ የተረዳሁት እና። አዎ እበላለሁ ምክንያቱም በልቼ አውቃለሁ ነገር ግን የሚያመጣው ጉዳት አለ ጥቅም ጥቅም አለው ብዬ ሳይሆን የሚያመጣው ጉዳት አለ። ከዚህም ውስጥ ደግሞ የምግብ ብክለት ሊኖር ይችላል። እና አንድ ቀን አሁን ትናንትና የተረፈ ምግብ ዛሬ ብበላው ለተለያዩ በሽታዎች ሊጋረጥ እችላለሁ። ለምሳሌ እንደ ታይፎይድ ታይፈስ ባክቴሪያ ጃርዲያ ምናምን የሚባሉ ተስቦ በሽታዎች አሉ። ለእነሱ ልንጋረጥ እንችላለን። ነገር ግን የቀረ ምግብ ትበላለህ የሚለው ጥያቄ? አዎ እበላለሁ።

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን ማስተናገድበት መልኩ በጣም ብዙ አይነት አለ ለምሳሌ አንዱን ጠቅሰን ስንወያይበት። ቅሬታዎች። ለምሳሌ በሰው ሊመጡ ይችላሉ እንደዚህ ቢስተካከል እንደዚህ ቢሆን ምናምን የሚል። ራሳቸው ቀጥታ ሳይሆን በሰው በመልእክት ሊልኩት ይችላሉ ወይም በደብዳቤ መልክ ሊልኩት ይችላሉ እና እነዚህን ቅሬታዎች። ራሳችን አንብበን ወይም ደግሞ ተረድተን። ለነዚህ ቅሬታዎች መልስ ልንሰጥ እንችላለን እና። ቅሬታዎችን በምናስተናግድበት ሰዓት ራሳችንን ወይም ደግሞ ደንበኞቻችንን በሚወስዱት በእኛ ምርት እንዲረኩ ልናደርጋቸው እንችላለን። ስለዚህ። ይሄን ካደረግን ደግሞ ደንበኛ በጣም ይጨምራል የገቢ ምንጫችንም እያደገ ይሄዳል ማለት ነው። ስለዚህ ቅሬታዎችን እንደዚህ ባለ መልኩ ብናስተናግድ አሪፍ ነው። ብዬ አስባለሁ

የጨረቃ ብርሃን ትወዳለህ? የጨረቃ ብርሃን የማይወድ ሰው አለ ብዬ አላስብም። ምክንያቱም እነሆ በጨለማ ላይ ብርሃን ልትሰጠን የምትችል የተፈጥሮ ሀብት ነች። እና ጨረቃ በጣም ጥቅም የምትሰጥበት ምክንያት አንዱ ለምሳሌ በቀን በሌሊት ለመስራት የሚፈልግ ሰው ለምሳሌ ገበሬ በሌሊት አብዛኛውን ሰዓት ይሰራል እና ጨረቃ የዚህን ጊዜ ጥቅም ላይ ትውላለች። ስለዚህ የጨረቃ ብርሃንን ያኔ ወይም ደግሞ ያ ገበሬ ሊወዳት ይችላል ማለት ነው። ስለዚህ የጨረቃ ብርሃን መውደድ መቻል አለብን። እናም የጨረቃ ብርሃን በጣም አስፈላጊ ስለሆነች እኔም የጨረቃ ብርሃን እወዳለሁ ማለት እፈልጋለሁ

"ስልክህን ምን ያህል ጊዜ ትሞላለህ?" ለሚለው ጥያቄ መልስ ለመስጠት ያህል ለመጀመሪያ መጀመሪያ ላይ የስልኩን አይነት መግለጽ መቻል አለብን፤ እና አንዳንድ ስልክ ባትሪው ወይም ደግሞ ፕሮሰሰሩ በጣም ጠንካራ የሆነ ስልክ አለ ባትሪ ቶል ቶሎ የማይፈጅ አይነት ስልክ አለ። ነገር ግን አንዳንዱ ደግሞ ጥራቱ ትልቅ ወይም የላቀ ሆኖ ባትሪው ደካማ ይሆናል። ለምሳሌ እንደ አይፎን አይነት እና ይሄ ደግሞ ልዩነት ሊፈጥር ይችላል። ስለዚህ ስልካችንን የምንሞላበት ጊዜ እንደየስልኩ ሊለያይ ይችላል። አንድሮይድ ስልክ በምንጠቀምበት ሰዓት ባትሪው ትንሽ ቆየት ስለሚል ቻርጅ የምናደርግበት ሁኔታም እየቆየ ይሄዳል። አይፎን የምንጠቀም ሰዎች የሚጠቀሙ ሰዎች ደግሞ ስልካቸው ባትሪያቸው በጣም ደካማ ስለሆኑ ቶሎ ቶሎ ሊያደርጉ ይችላሉ። ስለዚህ እኔ ለኔ ስልክህን ምን ያህል ጊዜ ትሞላለህ ለሚለው ጥያቄ በቀን ውስጥ አንዴ እሞላለሁ።